ገንዘብ ትቆጥባለህ የሚል ሀሳብ አለ ስለ ገንዘብ በጣም ብዙ ነገሮችን ማንሳት እንችላለን ስለ ገንዘብ መቆጠብ ስለ ገንዘብ በጣም በሆነ ነገሮች ማንሳት እንችላለን። አጠቃላይ ማለት ነው። እና ገንዘብ ትቆጥብአለህ በሚለው ሀሳብ ዙሪያ አዎ ገንዘብ በሚገባ እቆጥባለሁ የሚለውን ነገር ማንሳት እፈልጋለሁ። በብዙ ነገር አንፃር ስናይ ገንዘብን በሚገባ እቆጥባለሁ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ማለት ነው። እና ገንዘብ ትቆጥባለህ ካልከኝ አሁን በሚገባ በደንብ እቆጥባለሁ የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ገንዘብ በሚገባ እቆጥባለሁ የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ገንዘብ በጣም መሰረታዊ እና አስፈላጊ ነገር ነው እንደሚታወቀው ማለት ነው። ገንዘብን በአግባቡ መያዝ መቻል አለብን። ገንዘብን በአግባቡ መቆጠብ መቻል አለብን የገንዘብ አያይዛችን ላይ ደግሞ ጎበዝ ልንሆን ይገባል ብዬ አስባለሁ። በብዙ መልኩ ማለት ምክንያቱም ገንዘባችንን በአግባቡ ያዝን ማለት ውጤታማ መሆናችን የታወቀ ነው። የማለው ነገር ግን። ገንዘብ በአግባቡ አልያዝንም ማለት ደግሞ ሌላ ኪሳራ ውስጥ ነው የምገባው የሚለውን ነገር ማንሳት እፈልጋለሁና። በብዙ ብዙ ጊዜ ገንዘብን በአግባቡ ይዘው በአግባቡ ይዤ እንትን ምልበት ሁኔታ አይደለም የሚለውን ነገር ማንሳት እፈልጋለሁ። የምዘግብበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ገንዘብም በአግባቡ እመዘግባለሁ የሚለውን ነገር ማንሳት እፈልጋለሁ። ከበዙ መልኩ ገንዘብን መዝግቤ ነው የማስቀምጠው የሚለውን ነገር እቆጥባለሁ። የሚለውን ነገር አጽኖውን መስጠት ፈልጋለው በቃ ከብዙ ነገሮች አንፃር ገንዘብም በአግባቡ ቆጥቤ ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ገንዘብን በቻልን አቅም መቆጠብ በጣም አስፈላጊ ነው የሚለው ነገር አጽኖ መስጥት እፈልጋለሁ ማለት ነው። ምክንያቱም ገንዘብ በጣም አስፈላጊ ነገር ነው። እና ወሳኝ ነገር እንደመሆኑ መጠን ገንዘብም በአግባቡ መጠቀም አለብን። ለማይሆን ነገር ላልተፈለገው ወጪ ደግሞ መዳደግ የለብንም በቻልነው አቅም ገንዘባችንን መቆጠብ መቻል አለብን ብዬ አስባለሁ። በብዙ አንግል በብዙ መረጃ ማለት ነው። ምክንያቱም ገንዘብ ማለት ወታደር ማለት ነው ወታደራችንን ወታደር ሲላክ ያሸንፋል ማርኮ ይመጣል ተብሎ ነው። ገንዘባችንም እንደዛው ለሚያስፈነገን ነገር ብቻ በመዋል ገንዘባችንን ባግባቡ ላይ የሚፈልገው አላማ አውለን መቆጠብ እንችላለን የሚለውን ነገር አስር መስጠት እፈልጋለሁ። እና በብዙ ነገሮች አንፃር ስናይ ገንዘብን በአግባቡ መቆጠብ አለብን ገንዘብ መቆጠብ በጣም አስፈላጊ ነገር ነው። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ገንዘቡን በደንብ ብንቆጥብ የተሻለ ውጤታማ እንሆናለን የተሻለም ማንነትን እንገነባለን ብዬ አስባለሁ። እና ገንዘብን በሚገባ ነው የምቆጥበው ገንዘብም መቆጠብ ደግሞ ለተጠበቀ ብቻ አይደለም ላልተጠበቀ አደጋም ይጠብቀናል። ለምሳሌ በቀላሉ ብናነሳ ሰው ላይ በመቆም ዘንድ ብዙ ነገር አለ አይደለ እናውቃለን ህመም አለ ደስታ አለ። ስኬት አለህ ውድቀት አለህ ኪሳራ አለህ በጣም ብዙ ነገሮች አሉት ስለ ገንዘብ ስናነሳ ማለት ነው። እና ስለዚህ ገንዘብ በቆጠበ በምንፈልግ ጊዜ ደራሻችን ነው ወገን ማለት ይቻላል። እና ገንዘብ በሚያስፈልግኝ ግዜ ሁሉ ወደ ሰው አንሮጥም ማለት ነው። ገንዘብ ካለን እና በቀላሉ የቆጠብነው ገንዘብ ለከፉ ቀን ብለን የቆጠብነው ገንዘብ ለሆነ ቀን ያገለግለናል ማለት ነው። እና ገንዘብ በአግባቡ መያዝ እና መቆጠብ በጣም አስፈላጊና ወሳኝ ነገር ነው። የሚለውን ነገር ማንሳት እፈልጋለሁ ከብዙ ነገሮች አንፃር ገንዘብ በሚገባ ነው የምቆጠው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም ገንዘብ ከምንም በላይ አስፈላጊ እና በጣም መሰረታዊ የሚባል ነገር ነው እና ከዛ አንፃር ስናይ ስለ ገንዘብ ጠቀሜታ በጣም ብዙ ነገር ማለት እንችላለን። ስለዚህ ገንዘብ በሚገባ ነው የምቆጥበው ገንዘብም በአግባቡ ነው የሚይዘው ሚለውን ነገር ማንሳት እፈልጋለሁ። በብዙ መልኩ ገንዘባችንም በአግባቡ ስንይዝ ደግሞ የተሻለ ውጤታማ እንሆናለን እንኳን ሌላ ይቅርና የምንሰራው ቢዝነስን ራሱ ወይም ደግሞ ምሰራው ስራ ራሱ እንዲህ አድርገህ ከተባለ ገንዘብ መቆጠብ አለብን። ገንዘባችን ቆጥበን የሆነ ነገር ላይ ኢንቨስት ማድረግ አለብን። ወይም ደግሞ አንድ ነገር ላይ ማዋል አለብን። ያኔ ነዛ ስናውል ገንዘብ እያደገ እየተመነደገ የሚሄድበት ሁኔታ አለ። ያኔ ነው ገንዘብ ራሱ ገንዘብ እየሆነ ወደ የሚሄደው ማለት ነው። አልበለዚያ ግን ገንዘብ ወደ ኪሳራ ውስጥ ነው የሚሄደው። እና ከዛም ጨርሰን ገንዘብም በአግባቡ ገስተን የምናገኘው ገንዘብ በአግባቡ እናስቀምጥ በጣም የተሻለ ነው የሚለውን ነገር ማንሳት እፈልጋለሁ። ከብዙ ነገሮች አንፃር ገንዘብን ባግባቡ ማስቀመጥ ማለት በብዙ መልኩ በጣም ጠቃሚ ነው። የሚለውን ነገር ማንሳት እፈልጋለሁ ገንዘብ በቻልነው በአግባቡ ማስቀመጣችን ደግሞ ከምንም ነገር በላይ በጣም አስፈላጊ ነው። የሚለውንም ነገር ማንሳት እፈልጋለሁ ማለት እንደ አጠቃላይ እና ገንዘብ በተቻለን አቅም በአግባቡ ማስቀመጥ መቻል አለብን የሚለውን ነገር አጽኖ መስጠት እፈልጋለው። በብዙ መልኩ ደግሞ ገንዘብን በአግባቡ ስንጠቀም ደግሞ ውጤታማነታችን እንደዛው እየጨመረ ይመጣል። ይመጣል በብዙ መልክ ደግሞ ገንዘብ መቆጠብ ደግሞ በጣም ወሳኝ ነው። ድንገተኛ አደጋ እንኳን ቢደርስብን ቀድሞ የሚደርስልን ገንዘባችን ነው። ገንዘብ እንደዚህ ካለን እንደዚህ አድርጉ ስንል በዛ በገንዘብ አማካኝነት ይደረጋል። እና በዛ በዛ መልኩ ስናስብ ገንዘብ በጣም መሰረታዊ ነገር እና የጀርባ ቅንጥ ነው የሚለውን ነገር ማንሳት እፈልጋለሁ። ስለዚህ ገንዘብን በአግባቡ መያዝ አለብን። ገንዘባችን ከምንም ነገር በላይ ነው የሚለውን ነገር ማንሳት እፈልጋለው። ገንዘብ በቻልነው አቅም ባግባቡ መያዝ አለብንና በጥንቃቄ መያዝ አለብን የሚለውን ነገር ማንሳት እፈልጋለሁ። ገንዘብ መቆጠብን በጣም አስፈላጊ ነገር ነው። የሚለውን ነገር ማንሳት እፈልጋለሁ። ገንዘብ አባከንን ማለት እንደ ጊዜ ጉዳይ እንጂ ህይወታችን እየባከነ ነው የሚሄደው የሚለው ነገር አጽኖ መስጠት እፈልጋለሁ። ማለትም ባጠቃላይ

ቃልህን ትጠብቃለህ የሚል ሀሳብ አለ ቃሌን በቻልኩት አቅም ለበጠበቅ እሞክራለሁ በእያንዳንዱ ጊዜ ውስጥ ማለት ነው እና ቃላችን መጠበቅ አለብን የሚለውን ነገር አጽንኦት መስጠት እፈልጋለሁ በብዙ መልክ። ቃሌን እጠብቃለሁ ብዬ አስባለሁ ከተለያዩ የሁኔታ ቃል የምጠብቅባቸው ሰፊ ሁኔታዎች አሉ ብዬ አስበለሁ ብዙ መልኩ ማለት ነው እና። ቃል እጠብቃለሁ በሚለው ሀሳብ ዙሪያ ያው ብዙ ጊዜ ቃሌን መጠበቅ እሞክራለሁ ቃሌን የምጠብቅባቸው ሁኔታዎች አሉ የሚለውን ነገር። ማንሳት እፈልጋለሁ እና ቃሌን በሚገባ ነው ምጠብቀው እላለሁ ብዙ ጊዜ ምንድነው? ቃላችንን። ቃል ምን ነው ለአንድ ሰው ለምሳሌ የሆነ ነገር አደርግልሃለሁ ብለን ያንን የምናደርገውን ነገር። አለመካድ ወይም ደግሞ አለመተው ማለት ነው ቃልን። እጠብቃለሁ የሚለው ነገር ትልቁ ነገር ይሄን ነው በቃ ቃልን እንትን አለማጠፍ ማለት ነው። እዛ ነገር ላይ። ሌላ ነገር አለማለት ወይም ደግሞ ቃላችን አጥፈን ሌላ ነገር። ማለት የለብንም የሚለውን ነገር ማንሳት እፈልጋለሁ እና። ከዛ አንፃር ነው ቃልን እንጠብቃለን የሚለው ሀሳብ ማለት ነው በብዙ መልኩ። ቃልህን ትጠብቃለህ ወይ? ካልከኝ አወ በሚገባ ቃሌን እጠብቃለሁ የሚለውን ነገር ማንሳት እፈልጋለሁ ማለት ነው ምክንያቱም። ምንድነው አንዳንዴ የሆነ ነገር ለምሳሌ የሆነ ጉዳይ አለን ጉዳይ ነው እጨረስልሃለሁ። ምንም ችግር የለውም በኔ ጣለው እንል እና። ከዛ በኋላ እንትን ካልን በኋላ ደግሞ። ሀሳባችንን እንቀይርና ያንን በኔ ተወው ያለነው ጉዳይ ደግሞ ትተን ሌላ ነገር እናወራለን ማለት ነው። እና ይሄ በጣም ትልቅ አስቸጋሪ የሆነ ነገር ነው የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ። እንዳሰብነው ሳይሆን ባሰብነው ተቃራኒ ነው የምሄደው ማለት ነገሮች እና ከዛ አንፃር ስናየው። አስቸጋሪ ነው የሚሆነው እና መጀመሪያ ቃል መግባት የለብንም በቃ እናስተካክላለን የምንለውን ነገር ማስተካከል አለብን። ግን ከዛ በኋላ ያለው ነገር ደግሞ ማስተካከል የማያስቸግረን ነገር ካለ ደግሞ ያ ነገር ነው የሚያስቸግር የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ። ቀራችን የምንጠብቅበት ሁኔታ ይኖራል እንደዛው ብዙ ነገሮችን እንትን ለማለት የምንችልበት ሁኔታ አለ እና እነኚህ ቃላችን የምጠብቅበት ሁኔታ ሰፊ እድሎች አሉ። እነኚህን ቃላችን ለመጠበቅ የምንሄድበት ርቀት ውስጥ እነኚህ ነገሮች በአግባቡ ማከናወን አለብን ማለት ነው ወይ ደግሞ። ልናደርግ የማንችለው ነገር በቻልነው አቅም ቃል መግባት የለብንም ቃል ከገባን ደግሞ ማከናወን ያለብን ነገር ማከናወን አለብን ማለት ነው እና በብዙ መልኩ። ቃል የገባናቸውን ነገር ተመፈጻሚ ማድረግ አለብን ቃል የገባናቸውን ነገር ተግባራዊ ማድረግ መቻል አለብን ብዬ አስባለሁ በብዙ መልኩ ማለት ነው ምክንያቱም። ዛሬ ቃል ገብተን ነገር የማናደርገው ነገር ከሆነ ሲጀመር መጀመሪያም ቃል መግባት የለብንም ነበር ማለት ነው ቃል። ምን ተገባን ደግሞ? ማድረግ ያለብን ነገር ማድረግ መቻል አለብን ብዬ አስባለሁ ብዙ ብዙ መልኩ ማለት ነው እና። ማከናወን ያለብን እና መስራት ያለብን ነገር በአግባቡ ስንሰራ ደግሞ ውጤታማ እንሆናለን እንደአንዴ ደግሞ ምንድነው? ለሰዎች የማናደርገው ነገር እናደርጋለን ብለን ቃል እንገባና ከዛ በኋላ ሰዎች አደረክልኝ እነዚህ ያደረከው ምን አደረስከው ምናምን ብሎ ስጠይቁኝ እኛ ደግሞ ምንም ሳናደርግ እዛው አውቆ ምን ባለንበት እንሆናለን እና ይሄ ነገር ደግሞ በጣም ልክ ያልሆነ ነገር ነው የሚለውን ነገር ማንሳት እፈልጋለሁ እና። በብዙ መልኩ ለደስ የማይል ነገር አለው የሚለውን ነገር መንሳት እፈልጋለሁ ምክንያቱም። ለሰው ልጅ ቃል መግባት የለብንም መጀመሪያ ማለት ነው የማናስፈጽመው ከሆነ። ለምን? ቃል እንገባለን እንደዚህ አደርግልሃለሁ እንደዚህ አደርግልሃለሁ ብለን እናደርጋለን ብለን ካወራን በኋላ መጨረሻ ላይ ግን ይሄንን ነገር ማድረግ የማይቻልበት ሁኔታ ሲፈጠር ደግሞ። ትንሽ አስቸጋሪው ደስ አይልም የሚለው ነገር ማንሳት እፈልጋለሁ በብዙ ነገሮች ደስ የማይል ነገር አለው ነገር ግን ማከናወን ያሉብን ነገሮች መስራት ያሉብን ነገሮች ከሰራን። ያምኑናል እኛ ታማኝነትን እንገነባለን። ሀቀኝነትን እንገነባለን እንደ ሰውዬ ተስፋ ብለን የማይሆን። ነገር አድርገን ብለናቸው ከዛ በኋላ ከዛ ውጪ የምናገኘው ምላሽ ትክክለኛ ካልሆነ ወም ደግሞ በቂ ካልሆነ። ውጤታማ አንሆንም የሚለውን ነገር ማንሳት እፈልጋለሁ ምክንያቱም ለሰዎች ማረጋገጥ ያለብን ነገር ማድረግ ያለብን ነገር ማድረግ አለብን አለቀ ነገር ግን። ለሰዎች ደስ እንዲላቸው ብለን ደግሞ እንትን እንዲሉ ብለን ለነሱ የምናደርገው ነገር ነገር እኛ ራሳችንን የምፈልገው ነገር የምንጣበት ሁኔታ አይደለም የሚለውን ነገር ማንሳት እፈልጋለሁ እና። ከዛ አንፃር ነው እነዚህን ሀሳቦች እያነሳሁ የምገኘው ማለት ነው እና በተቻለ አቅም ቃላችንን አክብረን ብንገኝ መልካም ነው የሚለውን ነገር ማንሳት እፈልጋለሁ። ቃላችን አክብረን ስንገኝ ደግሞ ሌሎችም ያከብሩናል እሱ እኮ እንደዚህ ካለ ሀሳቡን አይቀይርም። እሱ እንደዚህ ጎበዝ ነው እንደዚህ በቀላሉ ነገር ሚሸነፍ አይደለም ብሎ ሰዎችን እንትን ይሉናል ማለት ነው። ከብር ይሰጡናል እና ደግሞ ታማኝነት እናተርፋለን በብዙ መልክ ሰዎች ያምኑናል በዛ በሚያምን ሰዓት ደግሞ በጣም ጥሩ ነገር ወንድን ነው። ያን እምነት ከገነባን በኋላ በቃ ለምን ነገሮችን ማከናወን የምንችልበት ሁኔታ ይኖራል ታማኝ ታማኝነት አንዴ ከገነባን። ከዛ በኋላ እሱ እኮ እንደዚህ አደርግም እሱ እኮ እንደዚህ ነው እሱ እንደዚህ ነው እየተባለ። ስማችን በሌላ ከሆነ ነገር አይነሳም ማለት ነው ስለዚህ። ዋናው ነገር በስማች በክፉ ካልተነሳ ደግሞ ውጤታማ ነን ማለት ነው በብዙ መልኩ ስኬታማንም ብዬ አስባለሁ ምክንያቱም። ስማችን በማይሆን ነገር የማይነሳ ከሆነ ከዚህ በላይ አመልካም ነገር የለም ስለዚህ። በመልካም ነገር ስማችን እንዲነሳ ማድረግ መቻል አለብን ብዬ አስባለሁ በብዙ መልኩ ማለት ነው። እና ስማችንን በአግባቡ መጠበቅ መቻል አለብን። ማክረም ያሉብን ነገሮችን ደግሞ አብረው ማከነው አለብን ቃል ከገባን ደግሞ ቃላችንን መጠበቅ አለብን። ይሄን ቃሌን እጠብቃለሁ በመችለው አቅም ምናልባት እስከንዳኝ ነገር ከሌለ ቃሌን የማጥፍበት ሁኔታ አይኖርም የሚለውን ነገር ማንሳት እፈልጋለሁ። ለብዙ መልኩ ቃላችንን እንጠብቃለን

ቀጣይ ሀሳብ ደግሞ መዋቢያ ትጠቀማለ ወይ? የሚል ሀሳብ አለ፤ እንደው የሰው ልጅ እንትን መዋቢያዎችን የሚጠቀምበት ሁኔታ ላይ የተለያዩ መዋቢያዎችን የማትጠቀምበት ጊዜ አለ ማለት ነው ምክንያቱም እነኚህ መዋቢያ የምንላቸው ነገሮች በብዙ መልኩ ውበታችንን የሚጨምሩልን ወይም ደግሞ የተሻለ ውበት እንዲኖረን የተሻለ ውብ ሆነን ቆንጆ እንድንታይ የሚያደርጉ ነገሮች ናቸው እነዚህ መዋቢያ የምንላቸው ነገሮች ማለት ነው እና እነዚህ መዋቢያዎችን በአግባቡ መጠቀም ይኖርብናል እያንዳንዱ መዋቢያ ነገሮች በጣም በብዙ መልኩ የተለያዩንም የመዋቢያዎች አሉ እንደምንጠቀምባቸው ማለት ነው እና እነዚህ የተለያዩ የመዋቢያዎችን ደግሞ በአግባቡ መጠቀም ያስፈልጋል እና ደግሞ በጣም እኔ መዋቢያ እጠቀማለሁ ለሚለው ሀሳብ እኔ ብዙ ጊዜ አልጠቀምም መዋቢያዎችን ማለት ነው ምክንያቱም ይሄን ያህል ብዙ የተጋነነ ውበት የምፈልገውና ተጨማሪ የምፈልገው ነገር የለም የሆነ የምትጠቀማቸው መዋቢያ ነገሮች እንደሆኑ እኛ መዋቢያ ነገሮች በቀላሉ መጠቀም ጊዜዬን አሳልፋለሁ እንጂ ሌላ የተለየ መዋቢያ ተጠቅሜ የሆነ የተለየ ውበት እንዲኖረኝ የማደርግበት ሆነታ የለም ምክንያቱም የተለየ መዋቢያ መጠቀም ያናሃል እንትን የሚያደርገኝ ነገር አይደለም በጣም በጣም ያነሳሳኝ ነገር አለ ምክንያቱም እነኝ መዋቢያ የምንላቸው ነገሮች ቀላሉ ቀላል ነገሮች አይደሉም ምክንያቱም የተለያዩ ሰው ልጅ ለመዋብ እንትን ከንፈሩን ይቀባል፣ ፀጉሩን ይቀጥላል፣ አይኑን ይቀነደባል፣ በጣም አፍንጫውን ይበሳል፣ ጆሮውን ይበሳል እና እነኝ ነገሮች ሁሉ ባለን ሰዎች ወይ ዘንድ መዋቢያ ተደርገው ይታያሉ እኔ ምናልባት የምጠቀመው ሽቶ ልጠቀም እችላለሁ መዋቢያ ከተባለ ያው ሽቶ ጥሩ ማዕዛ እንዲኖረኝ እና የተሻለ ሽታ እንዲኖረኝ መዋቢያዎች ውስጥ አንዱን የምጠቀመው ሽቶን የሚገባ እጠቀማለሁ በሚል አነሳለሁ እና ሽቶ መጠቀም በምክንያት ደግሞ የተሻለ ጥሩ በጣም እንዲኖረኝ ጥሩ ማዕዛ እንዲኖረኝ በሰዎችም ዘንድ ሰዎችንም ሚረብሽ አይነት መዓዛ እንዳይኖረኝ ጥሩ መዓዛ ያለው ሽቶ እጠቀማለሁ። ብዙ ጊዜ ማለት ነው እና ይሄ ሽቶ መጠቀም ራሴን ንጹህ እንትን ይጠበቃሉ ማለት ነው መዓዘዬን ጠብቃለሁ ማለት ነው በብዙ መልኩ እና በሌላ መልኩ ደግሞ ስናነሳ የፀጉር ቅባቶችን የምንጠቀምበት ሁኔታ ይኖራል የፀጉር ቅባትንም ምንጠቀምበት ሁኔታ ሳፍ ነው ምክንያቱም አንድ የፀጉር ቅባትም እንደ መዋቢያ የምናነሳው ነገር ነው እና ይሄን መዋቢያ የምለው ነገር ደግሞ ፀጉር ቅባት በሚገባ እጠቀማለሁና በአግባቡ ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ ማለት እና ብዙ መዋቢያ የምንጠቀማቸው መዋቢያዎች አሉ እንደ አጠቃላይ ማለት ነው በጣም ብዙ ከዚህ እስከዚህ ማንላቸው የተለያዩ መዋቢያዎች አልሆነም እነዚህ መዋቢያዎች በአግባቡ ነው የምጠቀመው የሚለውን ነገር ማንሳት እፈልጋለሁ እያንዳንዱ መዋቢያዎችን የምትጠቀምበት ሁኔታ ሰፊ ሁኔታ አለ የሚለውን ነገር አዝነው የምሰጠው ጉዳይ ነው ማለት ነው። ምክንያቱም እነኚህ መዋቢያ የምንላቸው ነገሮች ለሰው ልጅ ውበት የሚጨምሩ የተሻለ ሻሎ እንዲታይ የሚያደርጉ ነገሮች ናቸው እና በተቻለኝ አቅም ምክንያቱም ፀጉሬም እንዳይቆሸሽ ሆነ የተለያዩ ተጎሳቁዬ እንዳልሄድ ንጽህናዬን ወይም ደግሞ መዋቢያዬን እጠቀማለሁ ማለት ነው። በብዙ መልኩ እና የሆነ አልጠቀምም ብዙም ባይሆን ማለት ነው እና አንዳንዴ ደግሞ የተለየ ሰውን ለመሳብ የሚደረጉ አንዳንድ ትክክል የማይመስል መዋጋዎችን የሚጠቀሙ ሰዎች አሉ እነኚህ ደግሞ ትንሽ የሆነ ቅር የሚያሰኙ ነገሮች አሉ እና ብቻ መዋቢያዎች አሉ በአጠቃላይ እና እንደዚህ አይነት መዋቢያዎችም አሉ የሆነ ራሳቸውን ለዩ እንዲመስሉ የሆነ በጣም የአእምሮ ልዩ ልዩ ቆንጆ እንዲመስሉ የሚያደርጉ የተለያዩ አይነት መዋቢያዎች አሉና እነኝህን መዋቢያዎችን በልኩ ብንጠቀም መልካም ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው ከብዙ ነገሮች አንፃር በጣም በብዙ መጠቀም መዋቢያዎች ይኖራሉ በአለም ላይ ከከፊት ገጽታ ጀምሮ እስከ ሙሉ ሰውነት የተለያዩ መዋቢያዎችን ጥቅም ከልብስ ካለ አለባበስ ጀምሮ መዋቢያ የምንላቸው ነገሮች አሉ እና የተለየ ልዩ ቆንጆ አይነት ነው፣ ለመታየት የሚደረጉ በጣም ብዙ ጥረቶች ይኖራሉ እና በጣም ብዙ መዋቢያዎችን የሚጠቀሙ ሰዎች አሉ በአጠቃላይ ማለት ነው በጣም እነኚህ አይነት ሰዎች ይኖራሉ እና በብዙ መልኩ መዋቢያዎችን እጠቀማለሁ ወይ ካልከኝ። አዎ፣ በሚችለው አቅም ለመጠቀም እሞክራለሁ የምጠቀማቸውም የተለያዩ አይነት መዋቢያዎችን ነው የምናምን ብቻም እጠቀማለሁ ማለት እንደ አጠቃላይ እና በብዙ መልኩ የተለያዩ አይነት የመዋቢያ ነገሮችን እንጠቀማለሁ፣ ምጠቀምበት ሁኔታ ይኖራል ነገር ግን በልኩ ነው በቃ በትንሹ ማለት ነው፤ እንጂ ያን ያህል የተካበደ የምናደርገው ነገር የለም አንዳንዱ ወንዶች ፀጉር የሚበሱ እንትን ጥርስ ጥፍረን ጆሮዎችን ሚበሱም አሉ ለመዋቢያ አይነት ነገር ማለት ነው ጆሮአቸውን ተበስቶ ጆሮአችን ላይ የሚያጣጥሉ ነገር የሚኖር አለ። ግማሹ ደግሞ የሆነ በቃ ብቻ በጣም ልዩ ልዩ ነገሮች፤ ሴቶች ደግሞ ከንፈራቸውን ትልቅ እንደሆነ የሚያደርጉበት ነገር አለ አፍንጫቸው ላይ የሚበሱበት ነገር አለ በጣም ግን ያው ዞሮ ዞሮ የሰው ልጅ እንደ እይታው የተለያዩ መዋቢያ ዘዴዎችን ይጠቀማል እና ከዛ አንፃር ይመስለኛል በጣም ብዙ ሞባይቦችን የሚጠቀሙ ሰዎች አሉና የምን እጠቀማለን የሚለውን ነገር ማንሳት እፈልጋለሁ ከብዙ ነግሮች አንፃር ማለት ነው እና መዋቢያዎችን ነው የሚገባ እጠቀማለሁ ነገር ግን የተጋነነ አይደለም በቃ በልኩ ማለት ነው መልኩ ነው የሚጠቀመው የሚለውን ነገር አጽንኦት መስጠት እፈልጋለሁ ከብዙ ነገሮች አንፃር መዋቢያዎችን በልኩ መጠቀም ውበቴን እጠብቃለሁ የሚለውን ነገር አጽንኦት የምሰጠው ጉዳይ ነው ማለት እንደ አጠቃላይ እና